አዎ ጥፍሬን እቆርጣለሁኝ የምቆርጠውም በመቁረጫ ነው። እና ጥፍር ሲቆረጥ ደግሞ እጅ በጣም ነው የሚያምረው እና እቆርጣለሁ ጥፍሬም ደስ ይለኛል። ጥፍሬን ስቆርጥም የሆነ እጄም ውበት ይኖረዋል በዛ የተነሳ ጥፍሬን ቆርጣለሁኝ አዎ

ዝናብ ሲዘንብ ብዙ ጊዜ የማደርገው ውጭ ከሆንኩ የሆነ መጠለያ ፈልጌ እጠለላለሁ። እቤት ከሆንኩ ደግሞ የሚበርድ ከሆነ ወፈር ያለ ልብስ መልበስ እፈልጋለሁ። ብዙ ጊዜ በዝናብ ሰዓት ላይ። መኝታ ደስ ይለኛል መተኛት ደስ ይለኛል። እንደዚ አይነት ነገሮችን እጠቀማለሁኝ።

ብዙጊዜ ብርድልብስ አፍቃሪ አይደለሁም እኔ ብዙጊዜ ኮምፎርት የሆኑ ወፋፍራም ኮምፎርት ልብሶች ቀለል ያሉ ወፍራሙም ሆኖ ግን ክብደት የሌላቸው እነሱን ነው የምጠቀመው። እና በርድ ልብስ ብዙ ጊዜ ተጠቃሚ አይደለም አልፎ አልፎ ግን ልጠቀም እችላለሁ አለኝም።

አይተህ ታውቃለህ ለሚለው በደንብ ነው የማየው። እኔ ፍየል በደንብ አይቼ አውቃለሁ። እንደውም ከዚህም በፊት እኔ ልጅ ሆኜ ፍየል እጠብቅ ሁሉ ነበረ። አንድ ሁለት ፍየሎች ቤት ውስጥ ነበሩ። እጠብቅ ነበረ በጣም ደስም ይሉኛል ፍየሎች ፈጣን ናቸው። እና አዎ አይቼም አውቃለሁ ቤታችንም ነበሩ።

እሳት ማንደድ ትችላለህ ወይ? ለሚለው አዎ! እሳት ማንደድ እችላለሁኝ። እንደውም እሳት ሳነድ በጋዝ አነዳለሁ። ጋዝ እንጨቱ አልያያዝ የሚለኝ ከሆነ ጋዝ እንጨቱ ላይ አፈስና አነዳለሁኝ። ከሰልም ሳያይዝ በዛው መልክ አደርጋለሁ፤ ግን ብዙ ጊዜ ሳይሆን በአካባቢያችን መብራት ሲጠፋ ነው ይሄንን የምጠቀመው

በትምህርት ቤት የምወደው ትምህርት እኔ ማትስና ፊዚክስ ነው። ለምንድነው እሱንም የወደድኩት በጣም ጥሩ ጥሩ መምህራኖች አሉ። በአካባቢዬ እና እነሱ ጥሩ ግብአት ሆነውኛል። ስለዚህ ማትስ እና ፊዚክስ በጣም እወዳለሁኝ። በጣም ደስ ብሎኝ ነው እምማረው አሁንም ለተማሪዎች በየአጋጣሚው ቲቶሪያል ኮርስ እሰጣለሁ።

በተፈጥሮ ውስጥ መራመድ እወዳለሁ ደስ ይለኛል። ተፈጥሮ ያው ማድነቅም እወዳለሁ። አሁን በተፈጥሮ ውስጥ መራመድ እወዳለሁ። ራሴን ያዝናናኛል አይምሮዬን ነፃ ያደርግልኛል። እና እነኛን የተፈጥሮ ውበቶች እያደነኩ መራመድ በጣም እወዳለሁኝ። ደስ ይለኛል አው

ቀዝቃዛ የአየር ሁኔታ ትወዳለህ? የሚለው፤ ቀዝቃዜ የአየር ሁኔታ ሳይሆን፤ መሃከለኛ ቢሆን ደስ ይለኛል። በጣም ቀዝቃዛ ከሆነ ትንሽ የማሳል ነገር አለ፤ ሰውነቴም ይቆጣል። እና ብዙም አይደለሁም። ግን መሃከለኛ አየር ከሆነ እወዳለሁኝ።

አንድ ኢሜይል ላይ ብዙ አንድ የኢሜይል ኣድሬስ ላይ ብዙ ልልክ እችላለው። አንዳንዴ በቀን እስከ ሃያም የላኩበት ጊዜ አለ እስከ ሰላሳም የላኩበት ጊዜ አለ። ለምን ስራ የኦንላይን ስራዎች ከሰራሁ በኋላ ሪከርድ ካደረኩ በኋላ በኢሜል እልካለሁ። እና እንደዛ አደርጋለሁ

በቤቴ ጣሪያ ላይ የተሰራው እንደ ኮርኒስ ጂፕሰም አለ። ቻክ ይባላል። ሌላው ደግሞ ጠርዝ ጠርዙን ጂብሰም ቦርድ ተሰርቷል። እነዚህ ነገሮቺ እስካሁን በቤቴ ጣሪያ ላይ ተሰርተዋል። እና በጣም ቆንጆ ነው ያምራል ውበትም አለው።